ብዙ ትንሽ ሳለህ ስትል ብዙ ትንሽ ሳለህ ብዙ አይነት ነገር አሳልፋለሁ ብዙ ትንሽ ሳለህ ብዙ አይነት ነገር አድርገሃል ምን ለማለት ፈልገህ እንደሆነ አልገባኝም ነው እንጂ ብመልስ ደስ ይለኛል። ያው ብዙ ትንሽ ሳለሁ ህፃን ሳለሁ ከእናትዬ ህይወት ገና ሳልወጣ ተረግዤ ነበር የቆየሁት። እና ከዛ በኋላ ተወለጄ ምናምን። ያው እንደማንኛውም ሀገር ቤተሰብ አደኩኝ እና። አሁን ለዚህ ደርሻለሁ አሁን ደህና የሚባል እድሜ ላይ ነው ያለሁት። እና እስካሁን እንደዛ እድገቴን ለመጠየቅ ከሆነ አወ እድገቴ ይሄንን ይመስላል